እሺ በጣም ጥሩ እንግዲህ ወደ ቀጣዩ ርዕሳችን እንሄዳለን ማለት ነው። እንግዲህ በጣም ጥሩ ጊዜ እያሳለፍን ነው። እንግዲህ እንደ አጠቃላይ ጥሩ የሆነ መልካም የሆነ ጥሩ የሆነ ጥያቄዎች እየተነሱልኝ ነው በጣም ደስ ብሎኛል ማለት ነው። እንግዲህ ወደ ጥያቄው ስገባ መዝሙ እንግዲህ መዘመር ትወዳለህ ወይ የሚል ጥያቄ ነው? በጣም ጥሩ ጥያቄ ነው እንግዲህ መዘምር ትወዳለህ የሚለው ጥያቄ በጣም አሪፍ የሆነ ጥያቄ ነው። መዘምር ያው በደንብ ባልችልበትም የተወሰነ ያክል መዘመር እሞክራለሁ ማለት ነው። ወይም ደግሞ የተወሰነ ያህል ፐርሰንት ግማሽ ያህል ፐርሰንት በአሪፍ ሁኔታ እሞክራለሁ ማለት ነው። ያን ያህል ያው ዘማሪ ባልሆንም ያው መዝሙር ደግሞ መዘመር በተለያዩ ሂደቶች ውስጥ ሙዚቃ ልሆን ይችላል በመዝሙር ሂደትም እንዲሁ። በተለያየ ሁኔታ የመዘመር ሂደት ወይም ደግሞ ብዙ መንገድ የመዘመር ክህሎቴን በተወሰነ መንገድ እያሳደግኩ ያለሁበት ሂደት አለና ከዚህ ከዚህ ጋር ተያይዞ ደግሞ እንግዲህ መዘመር አንዱ ከፈጣሪ ጋር የሚያገናኝ ሂደት ይኖረዋል ማለት ነው። ለምሳሌ በተለያዩ የእምነት ሂደቶችን ብናይ ለምሳሌ መዘመር የሚለውን ደግሞ መዝሙር የሚዘምር ሰዎች በጣም ጥሩ የሆነ መንፈሳዊ ህይወት ያላቸው ሰው ላይ ናቸው ብዬ አስባለሁ። እና እንግዲህ ከዚህ ከዚህ አንፃር ብዙ ነገሮችን ለማንሳት እሞክራለሁ እንግዲህ ጥሩ ጊዜ ስለሆነ ማለት ነው። እና እንግዲህ ከመዘምር ጋር ተያይዞ በርካታ እህት ወንድሞቻችን በብዙ መንገድ ዝማሬ ወይም ደግሞ መዝሙር በደንብ በደንብ ጥሩ በሚባል ሁኔታ እንዲሁም እንደ ቢዝነስም አድርገውት እንደ ሚሰሩበትም ሂደት አለና እንዲሁም ደግሞ በጣም ጥሩ የሆኑ ድምፃዊ የሆኑ እንዲሁም ደግሞ ብዙ የሆኑ ዋው የመዝሙር ሂደቶችን የሚያቀናብሩ ባለሙያዎች እንዲሁ እንደ አጠቃላይ ብዙ ሂደቶችን ያካትተል ማለት ነው። እንግዲህ ዝማሬን ወይም ደግሞ መዘመርን ስንመለከት ምክንያቱም ለምሳሌ በዝማሬ ሂደት የተለያዩ ቀርፃ የሚያካሄዱ ሰዎች ሊኖሩ ይችላሉ። እንዲሁ ደግሞ እንዲሁ ከዚሁ ጋር ተያይዞ የተለያዩ ሚያስፈልጉ የተለያዩ የቀርጻ ሂደቶችን በደንብ የሚከታተል ወይም ደግሞ በሚገባ ያኔ የቀረፃ ሂደት በደንብ ፎሎ የሚያደርግ ሰው ያስፈልጋል አብሮና እንደ አጠቃላይ ደግሞ ጥሩ የሆነ የድምጽ ቅላጼ ያላቸው እንግዲህ የእህንት ወንድሞቻችን ናቸው። እንግዲህ መዘመር ላይ በጣም በጣም የሆነ ትልቅ የሆነ ሀይል የሚኖራቸው ማለት ነው። እንዲህም ደግሞ ከመንፈሳዊ ህይወት ጋር ተያይዞም ጥሩ ጥሩ የሚባል የ ዝማሬ ሂደትን የመንፈሳዊ ህይወት ዝማሬን በደንብ የሚገልጹበት ሂደት አለ ብዬ አስባለሁ። እና እንዲሁም በሀገራችን ደግሞ በጣም ጥሩ የሚባል ከዘማርዎች ወይም ደግሞ ትላልቅ የሆኑ አርቲስቶች እንዲሁም በዝማሬ ላይ በደንብ በደንብ ሙያው ያላቸው እንዲሁ ደግሞ ጥሩ ጥሩ የሚባሉ ዘማሪያን አሉ። በሀገራችን እና እነኝ እነኝ እንግዲህ ጥሩ የሆነ ስሜትን ምፈጥሩ የተለያዩ የመዝሙር ህደቶችን የምዘምሩበት ሕደት አለ ለምሳሌ በተለያየ በክብረ በዓላት ጊዜ ላይ እንግዲህ ጥሩ የሚባል የ ዝማሬ ሂደትን የሚያከናውኑበት ሂደት አለ ማለት ነው። ከዚህ ከዚህ ጋርም ተያይዞ ደግሞ ትልቅ የሆነ የሙያዊ ክህሎት ወይም ደግሞ እዛ ሙያ ላይ በጣም ብዙ ጊዜ እንደቆዩ የሚያሳይ ጥሩ የሆነ የመዝሙር ሂደት ደግሞ የዝማሬ ሂደትን የሚያከናውኑበት ሂደት አለና አንዳንዴ ጊዜ እንደውም ስንመለከት ከዝማሬያቸው የተነሳ የሰዎችን እምባ ሊያወጣ የሚችል የዝማሬ ክህሎት ያላቸው ሰዎች አሉ ማለት ነው። ግን እነኝ እነኝ ያሉ ሰዎች በጣም በጣም ከፍተኛ የሆነ የድምድ ቅላጼም ሆነ የሙያው ሂደት ወይም ደግሞ የዝማሬውን በጣም ከመውደዳቸው የተነሳ በልዩ ልዩ ጥበብና በልዩ የሆነ በአመለካከት ሂደትም ሆነ ለሰዎች ሳቢ በሚሆን መልኩ በጣም ከሚታሰቡ በላይ በጣም ጥሩ አርግተው ለሰዎች የሚያቀርቡበት ሂደት አለና እንግዲህ ይህንን በተገቢ መንገድ የምናይበት ሂደት ይኖራል ማለት ነው። እና ደግሞ ብዙ መንገድ ስናየው ከመዘመር ጋር ተያይዞ እንግዲህ በጣም ብዙ ጊዜ በመዝሙር የምንመለከተው መንፈሳዊ ህይወት እንደመሆኑ መጣን ሰዎች ከፈጣሪያቸው ጋር የሚገናኙበትን የተለያዩ ሊጠቅማቸው የሚችላቸውን ለራሳቸው በረከት ሊያገኙበት የሚችሉትን ነገር ነው ማለት ነው። እንግዲህ ወደ ዝማሬ ውስጥ ወይም ደግሞ የዝማሬ ሂደቱን የሚያከናውኑበት እና እንግዲህ እንደ አጠቃላይ የመዝሙር ሂደት በተወሰነ መንገድ እሞክራለሁ ማለት ነው። እና እንደ አጠቃላይ ይህን ይመስላል